አዎ ፍየል አይቼ አውቃለ በኛ አካባቢ በብዛት የሚራቡ እንስሳ አይነት ስለሆኑ አብሬያቸውም አድጌያለው ሳጅባቸውም ነው የኖርኩት። ያው ፍየል እንግዲህ በጣም ጠቃሚ እንስሳ ነች። እሷን እንግዲህ አሁን ስንጠጥቅ እና ስንጠቅምባት ነው የኖርነው። ፍየል እንደውም አካባቢያችን በብዛት ያሉ እንስሳዎች ስለሆኑ እነሱን ለማየት ያው ብዙም አስቸጋሪ ነገር አይኖረውም። በደንብ በግባቡ እንደውም ሳጅባቸው ስጠብቃቸው ነው የኖርኩት። ፍዮልችን ያው አሉ እኛ አካባቢ በደንብ በአግባቡ አሉ በሰአት ፍየል አውቃለው። አይቼ አውቃለው